እኔ የምወደው መተግበሪያ በሶስት መልኩ እከፍላቸዋለሁ ከነዛ መካከል አንዱ ቲክቶክ ነው። ሁለተኛው ዩቲዩብ ነው ሶስተኛው ደግሞ ቴሌግራም ነው። በመጀመሪያ ላይ ያሉው ቲክታክ ነው ቲክታክ የምወድበት ምክንያቶች በርካታ ምክንያቶች አሉ። ከነዛም መካከል አንድም ቁም ነገር አለው አብዛኛው የሚያቀርቡ እዛ ላይ የሚያቀርቡ ሰዎች ቁም ነገር አለው ቁም ነገር ያስተላልፉበታል። ሁለቱም ደግሞ የተለያዩ መዝናኞችን አለው። በውስጡ የተለያዩ መዝናኞችንም ስለሚይዝ ሁለት በዛ ነው ሶስት ደግሞ። እኛ አሁን ባለንበት አካባቢ ማለትም በኢትዮጵያ የተለያዩ ኮንተንት ክሬተሮች አሉ። እነዛም ኮንተንት ክሬተሮች የተለያዩ መረጃዎችን በሚያስተላልፉበት ሰዓት እኛም ያን መረጃ በመስማት ካለው ነገር እንድንቆጠብ ወይም መረጃዎችን በስነ ስርዓት እንድንሰማ ያደርገናል። በሁለተኛ መንገድ ደግሞ የያዝኩት ዩቱብን ነው ዩቱብንም የያዝኩት ምክንያት ዩቱብ አብዛኛው ጊዜ ረጅም የሆኑ ቪዲዮዎች ይተላለፉበታል። ረጅም የሆኑ ቪዲዮዎች ጠቀሜታቸው የተለያዩ ብዙ ጠቀሜታዎች አሉት። ከነዛም መካከል የተለያዩ ስራዎች የስራ ቅጥሮች እዛ ላይ ይለቀቃል አንድም እሱን አይበታለሁ። ሁለቱም ደግሞ ለተለያዩ ሙያዎች አሁን ለምሳሌ ለኮምፒውተር ጥገና ለስልክ ጥገና እ ለተለያዩ ስራዎች አሁን ለምሳሌ እንደ ግራፊክስ ተብሎ ለሚጠሩት ስራዎች የተለያዩ ስራዎች ከፍለን ከምንማር ይልቅ እዛ ላይ ሰዎች እውቀታቸውን ያለምንም ክፍያ በነፃ ሼር ስለሚያደርጉ። ያንን ቪዲዮ በመመልከት እኛም ችሎታችንን ማዳበር እንድንችል ያደርገናል እና በእነዚህ በሁለት ምክንያቶች ደግሞ ዩቱብን በደንብ አርጌ እወደዋለሁ። በሶስተኛ ደረጃ ደግሞ የያዝኩት ቴሌግራምን ነው። ቴሌግራምንም ደግሞ የምወድበት በርካታ እና በርካታ ምክንያቶች አሉ። ከነዛም በርካታ ምክንያቶቼ መካከል ቴሌግራም በአሁኑ ሰዓት ከመረጃ ማስተላለፍ ወይም ሩቅ ካለ ሰው ከመነጋገር ባለፈ ደግሞ ቴሌግራም ገንዘብ መስሪያ ሆኗል። የተለያዩ ኦንላይን ስራዎች ገንዘብ የሚሰራበት በአሁን ሰዓት ላይ በቴሌግራም ነውና ቴሌግራም በዚህ ሰዓት ገንዘብ ከማውራት ባለፈም ገንዘብ መስሪያ ሆኗል። በሌላ መልኩ ደግሞ ሁሉም ሰው እንደሚያውቀው ከተለያዩ ሰዎች ጋር አቅራቢያችን ካሉ ሊሆን ይችላል አቅራቢያችንም ከሌሉ ሰዎች ሊሆን ይችላል በዚህ ሰዓት። የምንገናኝበት ብሎም መረጃዎችን የምንለዋወጥበት ሰላምታ ሊሆን ይችላል የተለያዩ ነገሮችን የምናደርግበት በዚህ ሰዓት በቴሌግራም ላይ ነው። እና ቴሌግራም አንድም ከመረጃ አንፃር ሁለቱም ደግሞ ከብር አንፃር ከፍተኛ ጠቀሜታ ስላለው ቴሌግራምን በዚህ አይነት መልኩ በጣም አድርጊ እጠቀመዋለሁ በደንብም አድርጊ እወደዋለሁ። እና የመጨረሻ ስጨምር ደግሞ ትዊተር ነው። ትዊተርንም በዚህ ሰዓት ኤክስ ተብሎ የሚጠራው ማለት ነው። ቲውተርንም ደግሞ አንድ የምወድበት ምክንያት አንድ የተለያዩ ኦንላይን ስራዎች ልክ እንደ ቴሌግራም ልክ እንደመጡ ፖስት የሚደረግበት ወይም የሚለጠፈው እዛ ላይ ነው አንድም በዛ አንፃር። ትዊተርን እወደዋለሁ ከሌላም አንፃር ደግሞ የተለያዩ የሰዎች የህይወት ጉዞዎች ወደ ሀብት ማማ ያደረጉት ጉዞዎችን የተለያዩ ሰዎች እንዴት ወደዛ ሀብት እንደደረሱ በዛ ነገር ላይ ፖስት ስለሚያደርጉ ያንን ነገር እያየን ደግሞ እኛ ስለምንለወጥበት በሌላ መንገድ ደግሞ ትዊተርን እወደዋለሁ። በሶስተኛ እና በመጨረሻ ደረጃ የያዝኩት ደግሞ ጂቲኤ ፋይቭ ተብሎ የሚጠራው መተግበሪያ ነው። ይሄም ጂቲኤ ፋይቭ ተብሎ የሚጠራው መተግበሪያ አብዛኛውን ጊዜ የሚሰራው ጌሞችን ነው። የተለያዩ ጌሞችን ጨዋታዎችን ስለሆነ የሚያሳየው በዛ ደግሞ አይምሮዬን ረጋ እንዳደረገው የተለያዩ ነገሮችን በዛ ላይ እንድሰራበት። ራሴንም ከተለያዩ ስራዎች ከተለያዩ ነገሮች አረፍ ስል ምፅናናውም በዛ ስለሆነ ጂቲኤ ፋይቭ የተባለውንም መተግበሪያ በደንብ አድርጌ ወደዋለሁ። ሳጠቃልለው እነዚህን አራት ሆኖም አምስት መተግበሪያዎች በደንብ አድርጌ እጠቀማችኋለሁ እስካሁንም ሰዓት ድረስ በደንብ አድርጌ የተጠቀምኩባቸው የተዝናናሁባቸው ብሎም የተለያዩ ገንዘቦችን እየሰራሁባቸው ያሉ መተግበሪያዎች ናቸው። ሌላም ወደፊት የሚመጡ መተግበሪያዎችም ካለ ጥንቃቄ አድርጌ መጥፎ ናቸው ወይስ ጥሩ ናቸው? የሚለውን ነገር በመተንተን ወይም እነዛ ላይ ትኩረት በማድረግ ወደፊት የምጠቀማቸው ይሆናል። በዚ ሰዓት ላይ በደንብ ወድጃቸውና መርጫቸው የምጠቀማቸው መተግበሪያዎች እነዚህ ናቸው።

እኛ በቤት ውስጥ ሆነ ማለትም በቤተሰብ ውስጥም ሆነ በስራ ቦታ ላይ በሳምንት ሁለት ጊዜ ስብሰባ እናረጋለን። ያም በሳምንት ሁለት ጊዜ ምናደርጋቸው ስብሰባዎች። አብዛኛውን ጊዜ ማዕከል የሚያደርጉት ቅዳሜና እሁድን ነው። በቤት በቤተሰቤ ውስጥ በሳምንት አንድ ቀን በስራ ቦታ በሳምንት አንድ ቀን በአጠቃላይ በሳምንት ሁለት ቀን ስብሰባ አደርጋለሁ። እነዛም ስብሰባዎች የተለያዩ ነገሮችን ያማክላለሁ አሁን ለምሳሌ በቤተሰብ መካከል የሚደረገውን ስብሰባ ብንመለከት። በቤተሰብ መካከል የሚደረገው ስብሰባ በቅዳሜ ቀን ሁልጊዜ በየሳምንቱ የሚደረግ ሲሆን ያም ስብሰባ በዋናነት ማዕከል የሚያደርገው በቤተሰቦቻችን ውስጥ ያጋጠመው ነገር በሳምንት ውስጥ ምን እንዳሳለፍን ምን ምን ነገሮችን እንዳከናውንን ምን ችግር እንዳጋጠመና ያንን ችግርም ለቤተሰብ በመናገር በምን አይነት መልኩ መፍትሄ ማግኘት እንዳለብን። ቅዳሜ ቅዳሜ ሁሌ ከቤተሰቦቻችን ጋር በቤት ውስጥ በመገኘት እነዛን ስብሰባዎች እናደርጋለን። ከዛም ባሻገር ደግሞ በስራ ቦታ የሚደረግ በርካታ ስብሰባዎች አሉ። በስራ ቦታ እሚደረግ ስብሰባ አብዛኛውን ጊዜ እሁድ ቀን የሚደረግ ስብሰባ ሲሆን እነዛም በማናጀሮቼ ከእኔ በላይ ባሉ አባላት ወይም አካላት መካከል እሚደረግ ሲሆን። እኔንም በዛ መካከል በማዕረግ የተለያዩ ስለ አፈጻጸሙ ሳምንታዊ ሆነም ወራዊ አፈጻጸሞችን ግምገማ በማድረግ በዛ ስብሰባ ላይ የሚደረግ ሪፖርት እሚቀርብ ስብሰባ ነው። ከሁለቱ ስብሰባዎች መካከል በጣም ከፍተኛ ሰዓት የሚወስደው ስብሰባ ከስራ ቦታው በተለየ መልኩ የቤተሰቡ ስብሰባ ነው። ምክንያቱም የስራ ላይ ስብሰባ አብዛኛውን ጊዜ የሚመጣ ሪፖርት አለ በሳምንት ውስጥ ያሳለፍነው ነገር ስንት ያክል አወጣን ስንት ያክል ከሰርን ስንት ያክል ገቢ አገኘን የሚለውን ነገር ስንነጋገር። በቤተሰብ ውስጥ መካከል ግን ሰፋ ያለ ነገር አለ ምክንያቱም። ቤተሰብ መካከል ልጆች አሉ ወላጆች አሉ የተለያዩ የቤተሰብ አባላት አሉ እና ነገሩ ሰፋ ያለ ነው። በቤተሰብ መካከልም ከሚደረጉ ነገሮች መካከል በእኛ ቤተሰቦች ያሳለፍናቸውን ነገሮች መጥፎ ነገር ለምን በዚህ ሳምንት ወንድምየው ለምን አብዙኛውን ጊዜ ዝም አልክ? ለምን እህትየዋ ዝም አልሽ? ያጋጠማችሁ ነገር አለ ወይ ችግር አጋጠማችሁ ከሆነ? እዚሁ ንገሩን እና ይፈታል የሚለውን እና የመሳሰሉትን ነገሮች። በትምህርታቸው ዝቅተኛ ነጥብ ካመጡ ከትምህርት ቤት ከቀሩ ለምን ቀራችሁ ምን አጋጥሟችሁ ነው? ለምን አርፍዳችሁ ወደ ቤት መጣችሁ የሚለውን ነገር እና ሙሉ ነገሩን ጠቅላላ ነገሩን። ቅዳሜ ቅዳሜ በቤተሰብ ሰዓት ሙሉ ስብሰባ በማድረግ ያጋጠመንም ችግር በከፍተኛ መጠን ያክል እንፈታዋለን ማለት ነው። በስራ ቦታም እንደ መጀመሪያ እንደተናገርኩት በስራ መካከል ያጋጠሙን ችግር ለምሳሌ በስራ ቦታ

አዎ አብዛኛውን ጊዜ ቀልድ መናገር በጣም ደስ ይለኛል። እኛ ባለንበት በቤተሰቦቻችን ውስጥ ሰፋ ያለ ነገር አለ። እኔ አሁን የምኖረው ከቤተሰብ ውስጥ ነው። እና አብዛኛውን ጊዜ ሰብሰብ ስንል የተለያዩ ቀልዶች ይመጣሉ እኔም ቀልድ መናገር በጣም ደስ ይለኛል። ከነዛም ቀልዶች መካከል አሁን ለምሳሌ አንድ ቀልድ ብናገር። አንድ ሰውዬና አንድ ባልና አንድ ሚስት ነበሩ። እነዛም ባልና ሚስቶች የሆነ ጊዜ ይጣላሉ። በሚጣሉበትም ሰዓት ባልየው አንድ ሚስጥር ነግሯት ነበረ። እሱን ሚስጥር እንቁላል አወጣና ይሄ እንቁላል እኔ የጣልኩት እንቁላል ነው። እና በስነ ስርዓት ፍሪጅ ውስጥ አስቀመጨው ማንም እንዳየው ብሎ ይነግራታል። ሚስቲየዋም እሺ ብላ ተቀብላው ፍሪጅ ውስጥ ታኖረዋለች። ከዛ ሚስቱን ይጠራትና ይሄንን እንቁላል ግን ይሄን እንቁላል እኔ እንደጣልኩት ለማንም ሰው በፍጹም እንዳትናገሪ ብሎ ይነግራታል። ሚስቲየዋም እሺ ቃል እገባለሁ የነገርከኝን ሚስጥር ለማንም ሰው አልናገርም ቃል እገባለሁ ብላ ትነግረዋለች። ከዛም ከለታት አንድ ቀን ምን? ይፈጠራል ባልና ሚስቶች ይጣላሉ። ባልና ሚስቶችም በሚጣሉበት ሰዓት ሚስት ከቤት ወጥታ ትሄዳለች። በመሄድም የሆነ ሰፈር ትገባና ባልየው የነገራትን ሚስጥር ለሰፈር በሙሉ ትናገራለች። ምን እያልሽ ትናገራለች? ባሌ እኮ እንቁላል ጣለ እያለች ለሰፈር ትናገራለች። ከዛ መጨረሻ ላይ ይሄ ወሬ ማን ጋር ይደርሳል? ባልየው ጋር ባልየዉም በሰማበት ጊዜ። እንዴት እንደዚህ ብለሽ ትናገሪያለሽ? እኔ እኮ ሰው ነኝ ዶሮ አይደለሁም እንቁላል አልጥልም በማለት ይነግራታል። እና ይሄ ቀልድ አብዛኛው ጊዜ ለሰዎች በምነግርበት ሰዓት ከፍተኛ ፈገግታን ያስገኝልኛል። ቀልድ በሌላ መልኩ ስንመለከት ወይም በሳይንሳዊ መልኩ ስንመለከት የተለያዩ ቀልዶች የሰውን አእምሮ ይገዛሉ። ማለትም የሰው ልጅ ድብርት ላይ ከሆነ ወይም ጭንቀት ላይ ሀዘን ላይ ከሆነ ያንን ሀዘን በማስረሳት ደስ እንዲለውና ውስጡም እንዲደሰት ያደርጋል። በዚህም በቀልድ ምክንያት የሚመጣ ሳቆች እድሜን እንደሚያራዝሙ አንዴ በደንብ አርገን በሳቅን ቁጥር። ከእድሜያችን ላይ አንድ አመት ወይም ሁለት አመት እንደምንጨምር የተለያዩ ሳይንቲስቶች ይናገራሉ። እና እኔም ባለውበት አካባቢ ቀልድም መናገር ሆነም መስማት በጣም ነው የሚያስደስተኝ። እኔ አብዛኛውን ጊዜ በሰፈርም ስሜ ኮሜዲያን በመባል አብዛኛውን ጊዜ እጠራለሁ። ይህም ኮሜዲያን የሚል ስም ያሰጠኝ የምቀልዳቸው ቀልዶች የተነሳ ስለሆነ። የተለያዩ ቀልዶችም መናገር ሆኖም መስማት በጣም ያስደስተኛል። እኛ ባለንበት አካባቢ አብዛኛውን ጊዜ። የሚከበሩ በዓላቶች አሉ አሁን ለምሳሌ። መስከረም አንድ መስከረም አስራ ሰባት ጥቅምት አራት ጥቅምት ስምንት እና ጥቅምት አስራ ስድስት የሚከበሩ ለየት ያሉ በዓላቶች አሉ። እነዛን በዓላቶች ላይ አብዛኛውን ጊዜ የተለያዩ ቀልዶች ይነገራሉ። ያን በዓላት ታስቦ የሚውለው ሰዎች እንዲደሰቱ ወይም ዘና ፈታ እንዲሉ ስለሆነ ታስቦ የሚውለው። የተለያዩ ቀልዶችም በዛ መድረክ ላይ እንዲነገር በማድረግ የተለያዩ ሰዎች ፈገግ እንዲሉ። ብሎም እንዲደሰቱ ከእድሜያቸው ላይም እድሜ እንዲጨምሩ የሚደረግ ዝግጅት አለ። ያም ዝግጅት በኢትዮጵያ ላይ ሆኖም በአለም ላይ በዩኒስኮ ለመመዝገብ ትንሽ የቀረው ባህላዊ ጨዋታ ወይም ጭውውት ተብሎ ይጠራል።

አዎ አብዛኛውን ጊዜ በስራ ላይም ሆነ ከስራ ውጪ አስተያየቶችን መቀበል በደንብ አርጌ የምወደው ምክንያቱም አብዛኛውን ጊዜ አስተያየት ሲሰጠን በሁለት መልኩ ይሰጠናል እኔም አብዛኛው ጊዜ አስተያየት በምቀበልበት ሰዓት በሁለት መልኩ ከፍዬ አስተያየቶችን የምቀበለው ምክንያቱም አንዳንድ ሰዎች አስተያየት የሚሰጡህ አንተን ለማዳከም ወይም እንደማትችል በቃ ይሄን ነገር አቁመው ላንተ አይሆንም ሌላ ነገር ሞክር የሚል ስለሆነ አስተያየቱን አስተያየቱን በሁለት መልኩ ከፍዬ እቀበላለሁ። አንዳንዱ አስተያየት በርታ ትችላለህ አሁን ባይሳካልህም ቀጣይ ይሳካልሃል የሚል አስተያየት ስለሆነ አስተያየቶችን በትልቁ ለሁለት መልኩ ከፍለዋለሁ። አስተያየቶችን በተለያዩ ቦታዎች ላይ ተቀብያለሁ የመቀበልም ልማድም አለኝ መቀበልም ደስ ይለኛል። ከነዛም መካከል አንድም በቤት ውስጥ ነው ሁለቱም ከቤት ውጪ ነው። በቤት ውስጥ ብናያቸው የተለያዩ ስራዎችን ስሰራ አሁን ለምሳሌ ኮምፒውተር ላይ የሚሰሩ ስራዎችን በምሰራበት ሰዓት ብሎም ከነዛ ኮምፒውተሮች ላይ ከፍተኛ ገንዘብ በማገኝበት ሰዓት በቤተሰብ አባላት ማለትም በእናት በአባት በልጅ በሚስት ከፍተኛ አስተያየት ይቀርባል እነዛም አስተያየቶች። በርታ ይህንንም ማሻሻል አለብህ ዛሬ አስር ዶላር ብታገኝ ነገ ደግሞ ከፍ አድርገህ ሃያ ዶላር ነገ ሃያ ዶላር ከነገ ወዲያ ሃያ አምስት ዶላር እያረክ አሳድገው የሚል አስተያየት ይሰጠኛል። ውጪ ላይ ብንመለከት ደግሞ በሰፈር ሰዎች አሁን ለምሳሌ የተለያዩ ስፖርታዊ ውድድሮች ላይ ብገኝ አሁን ለምሳሌ እንደ ኳስ የመሳሰሉት ውድድሮች ላይ ብገኝ ይሄ እዚህ ጋር ስህተት አለ። እንደዚህ ኳስ ከሰው ስትቀበል እግርህ እንደዚህ አድርገህ አስተካክል ወይም እንደዚህ አታድግ የሚሉ አስተያየቶች አሉ እነዛንም አስተያየቶች በደንብ አድርጌ እቀበላለሁ። እና በዋናነት የተለያዩ አስተያየቶች ይመጣሉ እነዛንም አስተያየቶች በተለያዩ መልኩ እቀበላቸዋለሁ መጀመሪያ ላይም እንደተናገርኩት አስተያየቶች ሁለት መልኩ ሁለት ክልኩ አላቸው። አንዳንድ መልኩ እኛን ለመደገፍ ወይም ያለንን ነገር እንድናሻሽል እንድናጉለብት የሚነግሩን ሲሆኑ አንዳንዶቹ ግን ይባስ ብሎ እኛን ለማድከም ወይም እኛ እንደማንችል ብንሰራ እንኳን ሰርተን እንኳን ቢሳካልን የሆነ ሰዓት ላይ የሆነ ነገር አጋጥሞን እንደምንወድቅ እንደማይሳካልን ነው የሚነግሩን። አንዳንዶች ግን ይይሳካልሃል ዛሬ አልተሳካም ማለት ነገም አይሳካም ማለት አይደለም። ዛሬን ጠንክረህ መስራት አለብህ ነገር የተሻለ ነገር ሊመጣ ይችላል ስለዚህ በደንብ አርገህ ስራህን ቀጥል የሚሉ አስተያየቶች ናቸው። በሶስተኛ መልኩ ብንናወራ ደግሞ በስራ ቦታ ላይ ያሉ አስተያየቶች ናቸው። በስራ ቦታ ላይ ደግሞ የሚያጋጥሙ አስተያየቶች ከበታች ወይም ካንተ ስር ለሚሰሩ ሰዎች ሊሆን ይችላል። ወይም ደግሞ ካንተ በላይ ላሉ ማናጀሩ ወይም ባልደረቦች ሊሆን ይችላሉ። ከእነዚህ የሚሰጡ አስተያየቶች ናቸው እነሱም በስራ ላይ ያሉ አስተያየቶች ሲሆኑ በስራ ላይ ይሄንን ብታስተካክል ምክንያቱም ይቺ ነገር ዛሬ ስህተት ከሆነች ሌላ ጊዜ እያደገች መጥታ ብዙ ነገር ሊያሳጣህ ይችላል። ስለዚህ እዚህ ጋር የመጣችሁን ስህተት አስተካክል ለሌላ ጊዜ አርማትና በስነ ስርዓት ስራት የሚል አስተያየት ነው። እነዚህንም አስተያየቶች መቀበሌ አሁን ላይ ላለሁበት ደረጃ አብቅቶኛል። ምክንያቱም አሁን ለምሳሌ ጋራጅ በምንሰራበት ሰዓት የሆነች ጎማ ተበላሽታ ከሆነች ይቺን ጎማ እንደዚህ አርገህ አስተካክላት ምክንያቱም ጊዜም አይፈጅብህም ቶሎም አስተካክለህ መጨረስ ትችላለህ። ስለዚህ ይህንን በቀላሉ እንደዚህ አድርገህ ብታስተካክል ነገ አያስቸግርም ቶሎ ያንን ነገር መጨረስ ትችላለህ። አሁን ለምሳሌ የመኪና አካል መጠገኛ ቢመጣና ያ መኪና ቢበላሽ እኔ የማላውቀው ቢሆን እና ዝም ብዬ ብሰራው ሌላ ሰው መጥቶ አስተያየት ሊነግረኝ ይችላል ያም አስተያየት ይሄንን እንደዚህ አድርገህ ስራ ከስር ገብተህ ስታጠብቅ ከፊት ያለው ሊወድቅ ይችላል። ስለዚህ ያንን ከፍ አድርገህ በስነ ስርዓት አድርገህ ስራውና አስተካክለው ሌላ ጊዜ የተሻለ ነገር ታገኛለህ። ስለዚህ ይሄን አስተያየት ተቀበል የሚሉ በርካታ አስተያየቶች አሉና በስራ ቦታም በቤትም ሆነ ከቤት ውጪ ያሉ አስተያየቶችን መቀበል በደንብ አድርጌ እወዳለሁ። መውደዴ አስተያየቶችንም መቀበሌ አሁን ላይ ላለሁበት ደረጃ ብሎም አሁን ላይ ለቆምኩት እዚህ ደረጃ ከፍተኛ ነገር አበርክቶልኛል። ምክንያቱም እነዛን አስተያየቶች ባልቀበላቸው ኖሮ ወይም ንቄ ብተዋቸው ኖሮ አሁን ላይ በጣም ብዙ ስህተቶች ተደጋግሞ እዚህ ደረጃ ላይ የምደርስ አይመስለኝም ነበር። ነገር ግን የነዛን ነገሮች በመቀበሌ ወይም በመተግበሬ አሁን ጥሩ ደረጃ ላይ እገኛለሁ። ስለዚህ ጥያቄውን ሳጠቃለለው የተለያዩ አስተያየቶችን መቀበል በደንብ አድርጌ እወዳለሁ